ከቤትህ ስራ ምን ያህል ይርቃል የሚለውን ጥያቄ ለመመለስ ፈልጌ ነበረ እሺ አመሰግናለሁ ይሄን ጥያቄ ስለ ጠየቅከኝ የኔ የስራ ቦታ የአስራ አምስት ደቂቃ መንገድ ይሆናል እኔ ካለሁበት ቦታ ማለት ነው ብዙም አይርቅም ስለዚህ ጠዋት በእግሬ የአስራ አምስት ደቂቃውን ከሄድኩ በኋላ ለምሳም እንደዚሁ የአስራ አምስት ደቂቃ መንገዱን በእግሬ እመጣና ምሳ ከበላው በኋላ አልፎ አልፎ የአስራ አምስት ደቂቃ እንቅልፍ ወይንም እረፍት አድርጌ ወደ ስራዬ ቦታ እመለሳለሁ ማለት ነው። ወደ ማታም እንደዚሁ ይሄንኑ የአስራ አምስት ደቂቃውን መንገድ በእግሬ እመጣለሁ ማለት ነ። በቀን አንድ ጊዜ ታክሲ እይዛለሁ ማለት ነው ስለዚህ እንደዚህ አይነት ቅርብ ስለሆንኩ የኔ የስራ ባልደረቦች ግን ቀኑ ሙሉ በስራ ቦታ ቤታቸው በጣም ሩቅ ስለሆነ የታክሲም የተለያየ ወጪዎች ስላለባቸው ቀኑን ሙሉ እዛው ይውላሉ ማለት ነው። አመሰግናለሁ።

በመንገድ ላይ ምግብ ትገዛለህ ብለህ ለጠየቀኝ ጥያቄ ምላሽ ለመስጠት ነበረ አዎ አልፎ አልፎ ቁርስ ላይ አብዛኛው ጊዜ እንዲሁ በመክሰስ ላይ የመንገድ ላይ ወይንም የመንገድ ላይ ምግቦችን እየገዛው እመገባለሁ ማለት ነው። እነዚህ ምግቦች ፈጣን ናቸው። ቶሎ በስለው ቶሎ እሚበሉ ናቸው ሰዓታችን የስራ ሰዓታችን እንዳይረፍድብን። ሲረፍድብን የመንገድ ላይ ምግቦችን በልተን ወደ ስራ ቦታችን እንሄዳለን ማለት ነው። እነዚህ ምግቦች ቶሎ በስለው ቶሎ ለሰዎች እሚደርሱ አይነት ምግቦች ናቸው። አብዛኛው ጊዜ እኔ እምጠቀመው ስራ ሲረፍድብኝ ቤት ከማብሰል እነዚህን ምግቦች ከመንገድ ላይ እገዛለሁ እመገባለሁ ከዛ ወደ ስራ ቦታዬ እሄዳለሁ ማለት ነው።

የትኛው? ወቅት ትወደዋለህ ብለህ ለጠየከኝ ጥያቄ ምላሽ ለመስጠት ነበረ እኔ የምወደው ወቅት ጸደይ ነው ጸደይ ምርት የሚደርስበት ምድሮች አበባን የሚለብሱበት ስለዚህ የመስከረም ወቅት አካባቢ ስለሆነ አዲስ አመት አካባቢ ስለሆነ የጸደይን እወደዋለሁ። ምክንያቱም የተለያዩ አታክልቶች እጽዋት ምድሩ አዲስ አረንጓዴ የሚለብስበት ጊዜ ስለሆነ ወቅት ስለሆነ ያኔ ይሄን ወቅት በጣም እወደዋለሁ። ምርት ደርሶ ምርት የሚታጨድበት ጊዜ አካባቢ ስለሆነ እሱን ጊዜ እወደዋለሁ ማለት ነው። አመሰግናለሁ።

በአደባባይ መናገር ትችላለህ? ብለህ ለጠየከኝ ጥያቄ አዎ በአደባባይ መናገር እችላለሁ። ሰዎች በአደባባይ ስለመብታቸው ስለ ግዴታቸውን አውቀው ስለመብታቸው ለጎደለው መብታቸው መጠየቅ ይችላሉ። መጠየቅም መብታቸው ነው። መብት ማለት ለአንድ ሰው ልጅ የመናገር መብት የመጠየቅ መብት። በተፈጥሮ የተሰጠው ነው። ስለዚህ ማንም ሰው ይህንን መብቱን መጠቀም አለበት ማለት ነው። በአደባባይም ሆነ በጽሁፍም በተለያዩ መንገዶች። የሰውልጅ መብቱንና መብቱን መጠየቅ አለበት ግዴታው ነው መወጣት አለበት። በዛው ልክ ማለት ነው። ስለዚህ የሰው ልጅ ምንም ሳይፈራ በአደባባይ ወጥቶ የተነፈገውን መብቱን መጠየቅ ማስፈጸም እንዲፈጸምለት መጠየቅ አለበት ብዬ አምናለሁ። አመሰግናለሁ።

ቡና መፍጨት ታውቃለህ ለሚለው ጥያቄ ምላሽ ለመስጠት አዎ ቡና መፍጨት አውቃለሁ ቡና በሁለት አይነት መንገድ ይፈጫል እንዲሁም በባህላዊ መንገድ ቡና ይፈጫል እሱም ሙቀጫ በሚለው በባህላዊ መንገድ ይፈጫል ማለት ነው። እንዲሁም በዘመናዊ መንገድ በኤሌክትሪክ የሚሰራ የቡና መፍጫን በመጠቀም በኤሌክትሪክ ሀይል የሚሰራ ሲሆን እሱም ፈጣንና ቀልጣፋ የሆነ ነው። ብዙ ሰዎች አሁን እኔ ባለውበት አካባቢ በሁለቱም አይነት ይጠቀማሉ። ኤሌክትሪክ ሳይኖር ሲቀር በባህላዊ መንገድ የሚፈጩበት የቡና መፍጫ አለ። በእንጨት የሚሰራ እንዲሁም በብረት የሚሰራ ሲሆን የኤሌክትሪኩ ደግሞ በኤሌክትሪክ ሀይል የሚሰራ ነው። በጣም ጥሩ ነው በኤልትሪክ የሚሰራው ወጪ እና ጊዜ ቆጣቢ ነው ማለት ነው። አመሰናለው ይሄን አይነት ጥያቄ ሰለጠየከኝ

ጠዋት ወይስ ማታ ሰው ነህ የሚለው ጥያቄ ምላሽ ለመስጠት ነበረ እኔ በማንኛውም ጊዜ ሰው ነኝ ጠዋትም ሰው ወይንም ማታም ሰው ነኝ ማለት ነው። ከጥያቄው አንፃር ሁል ጊዜ ሰው መሆን ያስፈልገናል ማለት ነው። በማንኛውም ጊዜ ሰው የመሆን በእግዚአብሔር አምሳል የተፈጠረ የሰው ልጆች ስለሆን ስለዚህ ከሰው የሚጠበቅ ስራዎችን ተግባሮችን ማከናወን ይገባናል ማለት ነው። በማንኛውም ጊዜ የሰውን ባህሪ በመላበስ የሰው ልጅን በእግዚአብሔር አምሳል በስላሴዎች አምሳል በተፈጠርን መልኩ። ጠዋትም ሆነ ማታ የሰው ልጅን ማድረግ የሚገቡትን ነገሮች ሁሉ ማድረግ ይገባናል ብዬ እገምታልው አመሰግናለው። ይሄን ጥያቄ ስለ

ጨው ብዙ ትወዳለህ? ብለህ ለጠየቅከኝ ጥያቄ ምላሽ ለመስጠት ነው አብዛኛውን ጊዜ ጨው ብዙ አልወድም። ምግብ ውስጥ ጨው ስጨምር መጠነኛ ጨው እየቀመስኩኝ ነው የምጨምረው ስለዚህ የጨው መጠናችንን መቀነስ አለብን። እንደ ጤና ድርጅት የሰው ልጆች ጨው ምግባቸው ውስጥ ማብዛት የለባቸውም የሚል አስተሳሰብ አለ። ይሄ ጥሩ ነው። ህክምና ባለሙያዎችም ይሄንን ነገር በጣም ይደግፋሉ ጨው የበዛበት ምግብ ባንበላ ጥሩ ነው። ምክንያቱም ጤናችን ላይ ከፍተኛ ተጽዕኖ ስለሚፈጥር የጨው መጠን መቀነስ አለብን ማለት ነው። ጨው መጠነኛ ብንጠቀም ጥሩ ነው። ጨው የበዛበት ምግብ መጠቀም ጤናችን ላይ ከፍተኛ ጉዳት ስለሚያመጣ ጨው ባንጠቀም ጥሩ ነው የሚል አለ። መጠነኛ ጨው ከአርባ አመት በላይ ለሆኑ ሰዎች አብዛኛውን ጊዜ የጨው መጠናቸውን ቢቀንሱ ጥሩ ነው። ለደም ብዛት ለተለያዩ በሽታዎች ጉዳት ስለሚያመጣ። ጨው እንዲሁም ቡና የተለያዩ መቀነስ ያለብን ነገሮች መቀነስ አለብን። ጨው ግን ለጤናችን ጎጂ በመሆኑ ምክንያት። እንድንቀንስ እንዲህ መጠነኛ ጨው ብቻ መጨመር ያስፈልጋል። እንዲሁም ጨው ሳይጨመር ብንመገብ እንደውም የተሻለ ነው በሚል ምክር ይሰጣል። ስለዚህ እንደዚህ አይነት ጥያቄዎችን ስለጠየቅከኝ አመሰግናለሁ።

የስራ ጊዜ እንዴት ነው ብለህ ለጠየከኝ ጥያቄ ምላሽ ለመስጠት ነው የስራ ጊዜ የኔ ከሰኞ እስከ አርብ። ከሁለት ሰዓት ተኩል እስከ አስራ አንድ ሰዓት ተኩል ማለትም ከሁለት ሰዓት ተኩል እስከ ስድስት ሰዓት ተኩል ከሰአት በኋላ ደግሞ ከሰባት ተኩል እስከ አስራ አንድ ሰዓት ተኩል ሲሆን። ከሰኞ እስከ አርብ በዚህን ሰዓት ነው የምሰራው። ቅዳሜ ከሁለት ሰዓት ተኩል እስከ ስድስት ሰዓት ተኩል ድረስ ነው የምንሰራው። ቅዳሜ ከሰአት በኋላና እሁድ የእረፍት ጊዜ ነው ማለት ነው ይሄ የስራ ሰዓቴ ነው ማለት ነው። በአመት ሶስት መቶ ስድሳ አምስት ቀን እንሰራለን ማለት ነው ጳጉሜንም ጨምሮ ማለት ነው። ስለዚህ ይሄ ነው የስራ ሰዓታችን በአመት ውስጥ አስራ አራት ቀን የእረፍት ሰዓት መንግስት። የእረፍት ሰዓት ሰጥቶናል ማለት ነው የአመት እረፍታችን እንወስዳለን ማለት ነው ይሄን ይመስላል የኔ የስራ ሰዓቴ ማለት ነው። ከአስራ አንድ ሰዓት ተኩል በኋላ ደግሞ የተለያዩ የግል ተግባሮቼን እያካሄድኩ እረፍት የማደርግበት ጊዜ ነው ማለት ነው። የስራ ሰአቴን በስራ ሰዓቴ እገኛለሁ የስራ ሰአቴን አከብራለሁ ማለት ነው እንደዚህ አይነት ጥያቄ ስለተጠየቀኝ አመሰግናለሁ።

"ቡና ወይስ ሻይ ትመርጣለህ?" ብለህ ለጠየከኝ ጥያቄ ምላሽ እሰጣለሁ። እኔ አብዛኛው ጊዜ ቡና እመርጣለሁ። ቡና ሳልጠጣ የምውልበት ቀን የለም። ስለዚህ ቡና በአለማችን ላይ ከሚጠጡ መጠጦች ውስጥ አንዱ ቡና ነው። ቡና ትኩስ ነገር ስለሆነ ቡና እንጠጣለን። ቡና በአለማችን እንደ ትፎካካሪ ሀገር ሆና ሀገሬ ቡና አምራች ሀገር ናት። ስለዚህ ቡና ለመጀመሪያ ጊዜ የተገኘው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ከፋ በሚባል አካባቢ ቦታ የተገኘ መሆኑ ይታወቃል። ስለዚህ ቡና ለመጀመሪያ ጊዜ ኢትዮጵያ ውስጥ በመገኘቱ እኔ በጣም ደስተኛ ነኝ። ስለዚህ ቡና ቀን በቀን እጠጣለሁ። ቡና ሳልጠጣ የምውልበት ቀን የለም። ቡና በጣም እንደምወድ ብዙ ጓደኞቼም ቤተሰቦቼም ያውቃሉ። ስለዚህ ቡና ብዙ ለጤናችን ከፍተኛ ጠቀሜታ አለው ተብሎ ተመራማሪዎች አረጋግጠዋል። ቡና ሰዎችን በማነቃቃት ንቁ ሆነው ቀናቸውን እንዲያሳልፉ ይረዳል ማለት ነው። ቡና በማኪያቶ፣ በተለያዩ ነገሮች ውስጥ እንደ ቅመም ሆኖ የኢትዮጵያ ቡና ጥቅም ላይ ይውላል ማለት ነው። ቡና ለሀገራችን እንደ የውጪ ምንዛሬነት ያገለግላል ማለት ነው። ቡና በአለም አቀፍ ደረጃ ገበያ ላይ ተሽጦ ለሀገራችን ትልቅ ገቢ የገቢ ምንጭ ሆኖ ያገለግላል ማለት ነው። ስለዚህ ቡና በኢትዮጵያ ውስጥ ብዙ ቦታዎች ይመረታሉ። ጅማ፣ ወለጋ፣ የተለያዩ ቦታዎች ይመረታሉ ማለት ነው። ቡና ኢትዮጵያን የሚያስጠሯት ነገሮች ውስጥ አንዱ ስለሆነ እኔ በጣም ደስተኛ ነኝ። እንዲህ አይነት ጥያቄ ስለጠየቅከኝ በጣም አመሰግናለሁ።

መብረቅ ፈራ ነው ብለህ ነው ለጠየከኝ ጥያቄ ምላሽ እሰጣለሁ። መብረቅ እፈራለሁ መብረቅ ምፈራው ከፍተኛ ጉዳት ሰዎች ላይ ስለሚያደርስ ነው። እንዲሁም ህንፃዎች ላይ መብረቅ ሲወርድ ከፍተኛ ጉዳት ያመጣል ተብሎ ስለሚገመት መብረቅ እፈራለሁ። በዝናባዋ በዝናባማ ወቅት በክረምት ላይ መብረቅ ይወርዳል ህንፃዎች ላይ እንደዚሁም የመብረቅ መከላከያ እንትኖችን በመጠቀም መብረቅን መከላከል ይቻላል። መብረቅን በመከላከል ህንፃዎች ላይ ሰዎች ላይ የሞት ጉዳት እንዳያመጣ ከፍተኛ ጥልቃቄን ማድረግ ያስፈልገናል ማለት ነው። አብዛኛው ጊዜ በክረምት ወቅት የመብረቅ መውረድ በህንፃዎች ላይ እና በሰዎች ላይ ስለሚያጋጥም ጥንቃቄ ማድረግ ያስፈልጋል ማለት ነው። በባህላዊ መልኩ መብረቅ ሲወርድ ወተት መድፋት ያስፈልጋል የሚል ከጓደኞቼ ሰምቻለሁ። እንደዚህ አይነት ነገሮችን መብረቅን መከላከል ይቻላል። እንዲሁም በሳይንሳዊ መልክ መልኩ ህንፃዎች ላይ መብረቅ ወርዶ ህንፃዎችን እንዲሁም የተለያዩ ቤቶችን እንዳያፈርስ ከፍተኛ ጥንቃቄ ማድረግ ያስፈልገናል ብዬ እገምታለሁ። እንዲህ አይነት ጥያቄ ስለጠየከኝ አመሰግናለሁ።

የምትወደው መጽሐፍ ምንድነው ብለህ ለጠየከኝ ጥያቄ? አመሰግናለሁ በመጀመሪያ እኔ የምወደው መጽሐፍ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ያለበት መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ላይ የተለያዩ ትዕዛዞች ለሰው ልጆች የተቀመጡ። ቃላቶች ያሉበት ስለሆነ መጽሐፍ ቅዱስን ብንጠቀም በህይወታችን ትልቅ በረከትን እናገኛለን ብዬ አስባለሁ። ስለዚህ በህይወታችን ማድረግ ያለብንን ማድረግ የሌለብንን ነገሮች ሁሉ መጸሃፍ ቅዱስ ላይ ተቀምጧል። ስለዚህ በመጸሃፍ ቅዱስ ትእዛዝ መሰረት ህይወታችን ብንመራ። ትልቅ ደረጃ እንደርሳለን በረከትንም እናገኛለን ዘላማዊ ዘላለማዊ ህይወትንም ለማግኘት። መጽሐፍ ቅዱስን ብንጠቀም ጥሩ ነው ብዬ እገምታለሁ። ስለዚህ የመጽሐፍ ቅዱስ ቃላቶችን የምወደው መጽሐፍ ምንድነው? ብለህም ስለጠየከኝ እና ልዩ መጽሐፍ ነው ብዬ ስለማምንም መጽሐፍ ቅዱስ ከዚህ ምድር ላይ ካሉት መጽሐፎች ሁሉ ትልቁ መጽሐፍ መጽሐፍ ቅዱስ ነው። ስለዚህ እሱን እወዳዋለሁ። ምንም እንኳን እኔ ሀጢያተኛ ሆኜ የመጽሐፍ ቅዱስ ቃላትን ተጠቅሜ ለህይወቴ ባልተገብርም። መጽሐፍ ቅዱስ ትልቅ መጽሐፍ ነው ብየ ነው የምገምተው እና የምወደውም እሱን መጽሐፍ ቅዱስ ነው። ቃላቶቹ አንዳንድ ታሪኮቹ ከህይወቴ ጋር ሳገናኘው በጣም የሚገርም እና የሚደንቅ ታሪኮች የእግዚአብሔር የጌታችን ኢየሱስ ክርስቶስ በዚህ ምድር ላይ በተመላለሰበት ጊዜ ያደረጋቸው ታሪኮች። የሰራቸው ተአምራዊ ስራዎች በጣም ያስደንቁኛል። በጣም ያስገርሙኛል። እና እግዚአብሔር ብሎ ይሄንን የመጽሐፍ ቅዱስን ቃል በህይወቴ እንድተገብር እንዲረደኝ እግዚአብሔርን ሁልጊዜ እለምነዋለሁ። አመሰግናለሁ እንዲህ አይነት ጥያቄ ስለጠየቀኝ አመሰግናለሁ።

የትንኝ መረብ አልጠቀምም። ምክንያቱም እኔ ያለሁበት አካባቢ የትንኝ ጋር የተያያዙ ትንኞች አይመጡም። ምክንያቱም እርጥባማ አካባቢዎች ነው ትንኞች የሚገኙት። እኔ ያለሁበት አካባቢ ደረቃማ አየር ሁኔታ ስላለ ትንኞች አብዛኛው ጊዜ አይመጡም። ትንኞች የሚመጡት በክረምት ወቅት ላይ። ቀዝቃዛ አየር እርጥበታማ አካባቢ ስለሚሆን ያኔ ነው የሚከሰቱት። በአሁን ሰዓት ግን እኔ ያለሁበት አካባቢ ምንም አይነት ትንኞች የሉም ብዬ ነው። ማምነው ስለዚህ እንደዚህ አይነት ጥያቄ ስለጠየከኝ በጣም አመሰግናለሁ።

እኔ ሾርባ አብዛኛው ጊዜ አልጠቀምም ነገር ግን አልፎ አልፎ ቤት ሲሰራ እጠቀማለሁ ሾርባ ጥሩ ነው ለጤና ብዬ አስባለሁ ምክንያቱም ከተለያዩ የምግብ አይነቶች ተሰርቶ ተቀቅሎ የሚሰራ ነው። አብዛኛው ጊዜ በሙስሊም ወንድሞቻችን ለጾም ጊዜ ይጠቀሙታል። ሾርባ ሾርባ የሰውነታችንን በመገንባት ጥሩ የምግብ አይነት ነው ብዬ ነው የማስበው። ምክንያቱም ከተለያዩ የምግብ አይነቶች ተደርጎ የሚሰራ ስለሆነ ጠቀሜታው የጎላ ነው ሚሆነው። ስለዚህ እኔ አልፎ አልፎ እቤት ውስጥ ሲሰራ እጠቀማለው ግን ሁል ግዜ የሾርባ ተጠቃሚ አይደለሁም። ሾርባ ግን ለሚጠቀሙ ሰዎች እደግፋለሁ ምክንያቱም የተለያዩ የምግብ ንጥረ ነገሮችን በአንድ ላይ ማግኘት እንችላለን ብዬ ነው የማስበው። ስለዚህ ለሾርባ ተጠቃሚዎች በዚሁ እንዲቀጥሉ ሾርባ ለማይጠቀሙ ደግሞ አልፎ አልፎ በቤት ውስጥ ቢሰራና ለምግብነት ብንጠቀመው ጥሩ ነው። የምግብ ለሰውነታችን ገንቢ ምግብ ስለሆነ እንደዚህ አይነት ጥያቄ ስለጠየቀኝ በጣም አመሰግናለሁ።

አመራር ሚና አለህ ብለህ ለጠየቅከኝ ጥያቄ ምላሽ ለመስጠት ነው አዎ እኔን አሁን ባለውበት ጊዜ የአመራርነት ቦታ ላይ ነው ያለውት የምሰራው ማለት ነው። ስለዚህ የአመራርነት ሚናዎችን አውቃለሁ። አንድ ተቋም የአመራርነት ሚና ላይ የስራ ፖዚሽን የስራ ቦታ ሲሰጠን ለዛ የምንሰራቸውን የስራ ዘርፎች እንዲሁም የስራ ዝርዝሮችን ይሰጠናል ማለት ነው። በዛ ዝርዝሮች የአመራርነት ሚናችንን እንጫወታለን ማለት ነው። ስለዚህ በአመራርነት ሚና ውስጥ ተጠያቂነትና መብት እና ግዴታም አለን ማለት ነው። እነዛን መብታችንን እና ግዴታችንን አውቀን መስራት ያስፈልገናል ማለት ነው። በአመራርነት ሚና ውስጥ አንድ ግለሰብ ከፍተኛ ጥንቃቄ ያስፈልገዋል። ለምን ከስር ያሉ ሰራተኞች አመራሩን እንደ አንድ ሞዴል አድርገው ማየት ይፈልጋሉ። እሱ የሚያደርገውን መከተል ይፈልጋሉ። የስራ ሰአቱን ሲያከብር። ከስር ያሉ ሰራተኞች የእሱን በማየት የመከተል ባህሪ ያሳያሉ። ስለዚህ በአመራርነት ሚና ስንቀመጥ ከፍተኛ ጥንቃቄ ማድረግ አለብን። ለስር ላሉት ሰራተኞች ከመናገር ጨምሮ ቀን በቀን የምንተገብራቸውን ተግባራቶች ከፍተኛ ጥንቃቄ ማድረግ ያስፈልገናል። ምክንያቱም እኛን ይመለከቱና እነሱም ነገ እገሌ እንደዚህ አድርጓል። እኛን ደግሞ እንደዚህ አድርጉ ይለናል የሚል ነገር ስለሚመጣ በአመራርነት ሚና ላይ ስንቀመጥ ከፍተኛ የሀላፊነት ስሜት ውስጥ በመሆን ሁሉንም ተግባራችንን ማከናወን ይጠበቅብናል። ብዬ አስባለሁ። አመሰግናለሁ።

አለቃህ ጋር እንዴት ነው ግንኙነትህ? ብለህ ለጠየከኝ ጥያቄ ምላሽን ለመስጠት ነው አዎ ከአለቃዬ ጋር ጥሩ ግንኙነት ነው ያለን። ጥሩ የስራ ግንኙነት ነው ያለን ጥሩ የስራ ግንኙነት መፍጠር ከአለቆቻችን ጋር ጥሩ ነው ምክንያቱም የሚሰሩ ስራዎችን በአግባቡ እንድንሰራ ያደርገናል። መግባባት፤ ከሌለ ከአለቆቻችን ጋር መጨጋጨቅና ስራው በአግባቡ እንዳይሰራ እንቅፋት ይሆናል ብዬ ነው የምገምተው። ስለዚህ አለመግባባት እንዳይፈጠር የሚሰጡንን ትዕዛዞች በማክበር፤ የስራ ሰዓት በማክበር እንዲሁም ሀላፊነታችንን በአግባቡ በመወጣት፤ የሚያስጠይቀንን ነገሮች በግልጽነት ነገሮችን መወያየት ያስፈልጋል ማለት ነው። መከባበር፤ የምንነጋገራቸው ንግግሮችን ግልጽ ማድረግ ያስፈልጋል። እንደዚህ አይነት አለመግባባት ሲፈጠር እንደ ቶሎ ለመፍታት ይቅርታ ማድረግ እና ችግሮችን በጋራ ለመፍታት ቅን መሆን ያስፈልጋል ማለት ነው። እንደዚህ አይነት ጥያቄ ስለጠየከኝ በጣም አመሰግናለሁ።

ምን? አዲስ ነገር መማርን ትፈልጋለህ ብለህ ለጠየቅከኝ እኔ በአሁን ጊዜ መማር ምፈልገው ከኤአይ ጋር የተያዙ ሙያዎችን ነው። ምክንያቱም ከኤአይ ጋር የተያዙ ፊልዶች በአሁን ሰዓት ከፍተኛ ፍላጎት አላቸው። እንዲሁም ቴክኖሎጂ ወደ ኤአይ እየተቀየረ በመሆኑ ኤአይ ኢንጂነሪንግ ወይንም ስለ አርቲፊሻል ኢንጂነሪንግ ትምህርቶችን መማር እፈልጋለሁ ማለት ነው። በአሁኑ በሃያ አንደኛው ክፍለ ዘመን ኤአይ ቴክኖሎጂ በከፍተኛ ሁኔታ እያደገ እና የሰው ሀይል ለሚፈልግበት ጊዜ ላይ በመድረሳችን ስለ ኤአይ ማወቅ እፈልጋለሁ ማለት ነው። አመሰግናለሁ።

ስልጠና ትወስዳለህ ብለህ ለጠየከኝ ጥያቄ? አዎ በተለያየ ጊዜ የተለያዩ የስልጠናዎችን ወስጃለሁ ለምሳሌ ስለ በጎ አድራጎት ስልጠና ወስጃለሁ። ስለ እንግሊዘኛ ክለብ ስልጠና ወስጃለሁ። የተለያዩ ስልጠናዎችን ስለ ስለ እንግሊዘኛ ስልጠና። እንዲሁም ስለ አመራርነት እና የተለያዩ ስልጠናዎችን ከተለያዩ ኤንጂዎች እንዲሁም እኔ ከምሰራበት ተቋም የተለያዩ ስልጠናዎችን ስለ ኤግዚት ኤግዛምፕል ስልጠና የተለያዩ ስልጠናዎችን ሰርተፊኬት ያላቸው እና ሰርተፊኬት የሌላቸው ስልጠናዎችን ወስጃለሁ ማለት ነው። እንዲህ አይነት ጥያቄ ስለጠየከኝ አመሰግናለሁ።